የእለት ምሳ ጊዜ መጣ ከቢሮየ እወጣለሁ አንዳንድ ጊዜ በካፍቴርያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ትፈጥራለች የማይክሮ ዌብ እሞቀዋለሁ። በወደዲው ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስልታዊው ነገሮች እንነጋገራለን። አንዳንዶች ስላጋጣሚዎች ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለበት። ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።